አዎ ማህበራዊ ሚዲያዎችን እጠቀማለሁ ለምሳሌ እንደ ፌስቡክ ሊንክዲን የተለያዩ ፎቶ ፖስት ማድረጊያዎች ናቸው እነሱን እጠቀማለሁ። የተለያዩ ስራዎችን ይገኛሉ። እንደ ቴሌግራም ዋትሳፕ እና ሌሎች ደግሞ እንደ ኢሞ ምናምን ከሰዎች ጋር ከጓደኞችሽ ጋር ለማውራት እጠቀማለሁ።

አው ስራዬን እወደዋለሁ ከብዙ ሰዎች ጋር ያገናኘኛል የተለያዩ ስራዎችን እሰራበታለሁ። እና እወደዋለሁ። ያሳድገኛል ብዬም አምናለሁኝ። እና ወድጄው የምሰራው ስራ ነው ማርኬቲንግ ላይ ነው የምሰራው። እና በጣም እወደዋለሁ አሁን ላይ የሚሰራውን ስራ።

ጥላ እመርጣለሁኝ ያው ፀሀይ ያጠቁራል ምናምን ፀሀይ ያው በጣም በብርጅ ሰዓት ምናምን ካልሆነ እኛ ብዙ የሚናፍቅ ነገር አይደለም ለኔ እና ከፀሀይ ልክ ጥላን እመርጣለሁኝ። ያው ፀሀይ ለጤናም ጥሩ አይደለም ሲበዛ ስለዚህ ጥላ ጥላ መጣ

አዎ የተለያዩ መስመሮች ላይ እማራለሁ የተለያዩ ትምህርት ይሰጣሉ የተለያዩ መስመሮች ላይ እና ያንን በጊዜው በየጊዜው ራስን ለማሳደግ የተለያዩ መስመር ላይ ሊሰጡ የሚችሉ ትምህርቶችንመውሰድ ያስፈልጋል ብዬ አምናለሁ። እኔም ደግሞ ያው መስመር ላይ እማራለሁ።

አዎ ኮፍያ ማድረግ እወዳለሁኝ እንደ ፀሀይ ሲኖር ወይ ዣንጥላ ካልያዝኩኝ አጋጣሚ ዣንጥላ ማልይዝ ከሆነ የምጠቀመው ያው ኮፍያ ነው። ያው ፀጉር ለብዙ ለፀጉር ላለው ሰው ብዙም አይመከርም። ግን አልፎ አልፎ ሁሌም ባይሆን እጠቀማለሁ

የምጠቀመው እንግዲህ አንድሮይድ ስልኮች ናቸው። ካሜራ ጥራታቸውም አሪፍ ነው። በዛ ላይ ደግሞ ከቴክኖሎጂ ጋር አብሮ የሰለጠኑ ናቸው። በየጊዜው ስልክን አፕዴት በማድረግ ሊስተካከሉ በብዙ ነገር ይጠቅማሉ እና ከዛ ከዛ አንፃር እኔ ዘመናዊ የሆነ አንድሮይድ ስልክ ነው የምጠቀመው።

በአጠቃላይ ሁለት ቋንቋዎች እችላለሁ። አማርኛና እንግሊዘኛ በአገራችን በጣም የሚወራ ቋንቋ ነው አማርኛ። የተለያዩን ቋንቋዎች አሉ እኛ ሀገር የሚነገሩ እንደ ትግረኛ ኦሮምኛ የሚባሉ ቋንቋዎች እነሱን ብዙም አልችልም። አማርኛ ነው የምችለው። ተጨማሪ ከውጪ ደግሞ እንግሊዘኛ በአጠቃላይ ሁለት።

ቤተሰብ ምናልባት በወር አንድ ጊዜ ልንሰበሰብ እንችላለን። በጣም እንደዚህ አጋጣሚ በመሃል ሌላ ጉዳይ ካለ ካጋጠመን። የትኛውም ሰዓት ልንሰበሰብ እንችላለን። ግን የቤተሰብ ስብሰባ ተብሎ በወር አንዴ ነው የምንሰበሰበው ሁሉም የተለያየ የራሱ ስለሚኖር ተሰባስቦ ተነጋግሮ ስለዋሉ ነው። ስለሆነ ያው ጊዜን አመቻችተን በወር አንዴ

ልዩ ችሎታዬ የምለው። ስዕል መሳል ሊሆን ይችላል። ሰእል መሳል የተለያዩ ቀለሞች በመጠቀም የተለያዩ ስዕሎችን መሳል። የስራ ስእልም ሊሆን ይችላል። እንደዛ እንደዛ የተለያዩ የተለያየ ችሎታ አለኝ ብዬ አስባለሁ

ቡና ፈጭቼ አውቃለሁኝ የተለያዩ ቡናዎች በፊት በሀገራችን እንደዚህ መፍጫ ምናምን ሳይኖር በመውቀጫ ነበር የምንሰራው አሁን ላይ ግን መፍጫ ላይ በደንብ እጠቀማለሁኝ። የተለያዩ ቡናዎችንም ለማፍላት ወይም እንደዚህ ማኪያቶ ምናምን ለመስራት ግዴታ መፍጨት ስላለብኝ ያው እፈጫለሁ

አይ በዶቄ መፍጨት አላውቅም በፊት እናቶቻችን ይጠቀሙበት ነበረ። አሁን ላይ ግን በማሽን ነው ማሽን መፍጫ ስላለ። ይሄ የዶቄ ወይም የድንጋይ መፍጫ ብዙም የለም የሙቀጫ ምናምን የለም። ቀርቷል። አንዳንድ ወደ ክፍለ ሀገር አካባቢዎች ሊኖር ይቺላል። ግን ወደ ከተማ የለም። ፈጭቻም አላቅም።

ስራ ምኞቶቼ ብዙ ናቸው ከነዛ ውስጥ ደግሞ የራስ የሆነ የግል ስራወቺህ ለምሳሌ የተለያዩ ልብሶቺን ቻማወቺን የስፖርቻማወችን መሸጥ ሊሆን ይቺላል። ሌላ የስራ ምኞት እምለው። የተለያዩ ኮስሞቲክ እቃወችን ማቅረብ ወይም ፀጉር ቤት ከፍተው እዛ ላይ መስራት ነው። የስራ ምኞቴ እነዚህ ናቸው

አዎ ከደንበኞች ጋር እሰራለሁኝ። የተለያዩ የስራ አማራጮች ያቀርባሉ። ከእነሱ ጋር አንድ ላይ እንሰራለን። የተለያዩ ደግሞ ለረጅም ጊዜ ለአጭር ጊዜ የምንፈራረማቸው ስራ ላይ የሚሰሩ ውሎች አሉ። እና ያው የተለያዩ ስራዎችን ከደንበኞቼ ጋር እሰራለሁ።

በፍም ማብሰል አዎ እወዳለሁ። በፍም ሲበስል ጥሩ ነው ይባላል። ቶሎም ይበስላል። አሁን ለምሳሌ የከሰል ፍም በጣም ይፈለጋል። ያው ጭሱ ከወጣ በኋላ ፍሙ ለብዙ ነገር ያገለግላል።

አዎ ቃሌን እጠብቃለሁ ቃል ከገባው ለአንድ ሰው ያንን ቃል ግዴታ መፈጸም አለብኝ ብዬ አምናለሁኝ። እና እኔን ቃል ከገባሁኝ ያንን ቃል እፈጽማለሁ። ያው እንዴትም ብሎ ባይመችም ግዴታ ቃል ስለሆነ ብቻ ያንን ቃል መፈጸም ያስፈልጋል ብዬ ስለማምን

የደንበኞችን እርካታ እጠይቃለሁ ደንበኞች በአገልግሎታችን ምን ያሀል ደስተኛ እንደሆነ ምን ይሀል እንደረኩ እነሱን በማነጋገር ያላችሁን ስሜት እጠይቃቸዋለሁ። ደስተኛም ከሆኑ ወይንም ማሻሻል ያለብን ነገር ካሉ ካለ የሚነግሩን እነሱን እቀበልና።

የልጅነት የመኖሪያ ቤቴ ወደ ፍል ውሃ አካባቢ ነበረ። የው ከቤተሰቦቸ ጋር ነበር የምኖረው፤ ወደ ፍል ውሃ አካባቢ ነበር። መሃል ከተማ ነው። ታክሲም፣ ትምህርትቤትም በቅርበት የሚገኝበት ቦታ ነው። ጎረቤቶችም ብዙ የነበሩበት ነው። እና ጥሩ ነው።

የስራ ቦታየ ያው ከተማ አካባቢ የሚባል ነው ማህል ከተማ ነው። የተለያዩ አስፈላጊ ነገሮች በቅርብ የሚገኙበት እለትና ስፖርትም ደግሞ አመቺ የሆነ ቦታ ላይ ነው ያለው። እና ጥሩ ነው ብዬ አስባለሁ። ብዙ ሰዎችም የሚገኙበት ቦታ ነው

አዎ! በልብ እጅ ነው የማጥበው የተለያዩ ማሽኖች አሉ። ልብሱን ለማጠብ የሚረዱ። ከዛ በተጨማሪ ደግሞ በጅ ሊታጠቡ የሚችሉትን ደግሞ በእጅ ነው። ሁሉም ያው ማሽን ውስጥ ስለማይገባ አነስተኛ ማሽን ስለሆነ ያለኝ ከፍ ከፍ ያሉ ልብሶችን በእጄ ነው የማጥበው ማለት ነው።

ያው ጉዞ እወዳለሁኝ የተለያዩ ጉዞዎች ያስፈልጋሉ ብዬ አስባለሁ በህይወትም በስራም ላይ ከዛ ውስጥ ደግሞ እኔ የተለያዩ ቦታዎች የተጓዝሁባቸው ልምዶች አሉ። ወደ ሀገራት ወደ ሀዋሳ አዳማ ሚባሉ ወይም ወደ ባህር ዳር መቀሌ ሂጃለሁ

የምሳ እረፍቴ አንድ ሰዓት ነው። ያማለት ስድስት ሰዓት ተኩል ከወጣው ሰባት ተኩል እመለሳለሁ ማለት ነው። ሰባት ሰዓት ከወጣሁ ደግሞ ስምንት ሰዓት እንደወጣሁበት ሰዓት ነው ግን ያው አንድ ሰዓት ብቻ ነው የሚፈቀደው። እረፍቴ የሚሆነው አንድ ሰዓት ላይ ነው

የማስታውሰው ጥሩ መምህር ነበረ። እንግሊዘኛ አስተማሪያችን ነበረ። እና ያው ለኛ ጥሩ ለተማሪዎቹ ጥሩ አመለካከቴት የነበር አስተማሪ ነው። እና ጥሩ እውቀት እንድናገኝ እረድቶናል። የተለያዩ ነገሮች አግዞናልና ማስታውሰው ጥሩ መምህር ነው።

አዎ እድለኛ ነገር አለኝ በህይወቴ እድለኛ ነኝ ብዬ አስባለሁኝ። በብዙ ነገሮች ከልጅነት ጀምሮ እስካሁን። በጣም እድለኛ ነኝ ብዬ አስባለሁ። ቤተሰብ ውስጥም ያው ብዙ እድለኞች አሉ ብዬ አስባለሁ ሁላችንም እድለኞች ነን። እኔ ደግሞ የተለየ እድለኛ ነገር ነኝ

አዎ ቤቴን እንግዲህ በማጽዳት ነው። ቆሻሻ በማጽዳት ነው መወልወል መጥረግ የተለያዩ ሊታጠቡ የሚችሉ ነገሮችን በመሰብሰብ በማጣብ በማድረግ እና ያው ወይ ቡና በማፍላት ሊሆን ይችላል ቤቱን ሞቅ ሞቅ በማድረግ ቤቴን እንደዛ አስውበዋለው

የተለያዩ ችግሮች ሊያጋጥም ይችላሉ። በስራ ላይ ከደንበኞች የሚመጣ ችግር ሊሆን ይችላል ወይንም ደግሞ ከራሳችን ከምናቀርበው እቃ ችግር ሊኖር ይችላል። እሱን በማስተያየት ከሁሉም ከሁለቱም አቅጣጫ በማየት ችግሩ ቶሎ እንዲፈታ በአፋጣኝ እንዲፈታ አደርጋለሁ

ያው አዳዲስ የስራ ግንኙነትን እፈጥራለሁ ከነባር ደንበኞቼ ጋር ያለኝ ግንኙነት ሳይቋረጥ ማለት ነው። አዳዲስ ደንበኞችን መፈለግና ማግኘት ያው። ስራውም የሰፊ ስራ እንዲሰራ ወይም እቃውም የም የምናመርተው የምናስተዋውቀው ምርት የበለጠ ታዋቂ እንዲሆን ይረዳል።

አዎ ለስራ የሚመቹ ልብሶች አንዳንድ ልብሶች አሉ እነሱ ልብስ አለው በተጨማሪም ደግሞ እዛው ድርጅቱ የሚያዘጋጃቸው ከላይ የሚለበሱ ቲሸርቶች ሊኖሩ ይችላሉ። እነሱን የተለያዩ ቦታዎች ስንሄድ ከየት እንደመጣን ለማሳየት ይጠቅመናል። እንደዚህ አይነት ልብሶችን እለብሳለሁ

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ። ሳምንት ሶስት ጊዜ እሞራለሁ ጠዋት ለመነሳት ከባድ ነው። ግን ከተለማመድኩ በኋላ ደስ ይለኛል። መራመድ እና መሮጥ እሰራለሁ አንዳንድ የመታጠፍ እንቅቃሴውዎች አደርጋለሁ አካሌ እየተለወጠ ነው። የበለጠ ጥንካራ ይሰማኛል ጤናም የተሻለ ነው ከጓደኛ ጋር አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን ሰላሳ ደቂቃ ያህል ይወስዳል። ይህን እንደ ልማድ ለማድረግ እፈልጋለሁ።

አዲስ ጫማ መግዛት አለብኝ አሮጌው ጫማየ ተበላሽቷል ወደ ሱቅ ሄድኩ ብዙ አማራጮች አሉ ቀለሞችና ቅጦች የተለያዩ ናቸው አንዳንዱን እሞክራለሁ መቼ መሆን አለባቸው አንዳንዶች በጣም አጥብበኛ ናቸው ፊደሎች በጣም ትልቅ ናቸው ለረጅም ጊዜ መራመድ እንድችል ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ነው። የስፖርት ጫማ ምቹ ናቸው። በመጨረሻም አንዱን መረጥኩ። ጥቁር እና ቀላል ቅጥ ደስ ብሎኛል።